እሺ በኢትዮጵያ ውስጥ መራመድ ትወዳለህ ወይ? የሚለው በጣም ደስ የሚል ነው? አዎ እወዳለሁ። በተፈጥሮ ውስጥ ስትሄድ ተፈጥሮን ታደንቃለህ? በተፈጥሮ በልምላሜ ውስጥ በምትሄድበት ጊዜ። ብዙ ነገሮች ታያለህ ተፈጥሮአዊ ነገሮች ታያለህ ብዙ ብዙ ነገሮች አሉ። ለምሳሌ ትልልቅ እጸዋቶች አሉ። ለጥርስ መፋቂያ ምናምን የምናገኝባቸው። የተለያዩ መድኃኒቶች የምንቅምማቸው በተፈጥሮ ውስጥ ስንሄድ በዛፎች ውስጥ ስንሄድ ነው። እና ለተለያየ ቅመማ ለመዳኔትነት ለመቀመም ብዙ ተፈጥሮ ውስጥ ታይላለህ። እንደውም አይምሮህን ለማስደሰት አይምሮህን ለማስደሰት እንግዲህ አእምሮውን ፕሪል ለማድረግ አእምሮውን ደስተኛ እንዲሆን ለማድረግ በተፈጥሮ ትሄዳለህ በተፈጥሮ ውስጥ ትሄድ ልምላሜዎችን አረንጓዴ አሸራዎችን በምታይበት ጊዜ አይምሮ ደስተኛ አይሆንም። በቃ አዳዲስ ነገሮች በሚያይበት ጊዜ አይምሮን ደስተኛ እንደሆነ ያደርጋል እንደመዝናኛ ነው። አብዛኞቹ ሀገራችን ቱሪስት መዳረሻ ናቸው። እና በተፈጥሮ በተፈጥሮ ላይ የተመሰረቱ ስለሆነ አብዛኞቹ የውጭ ሀገር ጎብኝዎች ወደ ሀገራችን የሚመጡት እነዚህ ተፈጥሮ ነገሮችን ለማድነቅ ለመመርመር ለመፈተሽ ለማየት ነው። እና እና በዚህ ምክንያት በተፈጥሮ ውስጥ መራመድ በጣም ሀሪፍ ነው። መጓዝ መሄድ መመላለስ ማለት ነው። እና እንደኔ በጣም አሪፍ ነው። ቆንጆ ነው ብዬ ነው የምወስደው እወዳለሁ እንደኔ ማለት ነው።

ፎቶዎችን የት ታስቀምጣለህ? እንግዲህ የተለያየ ፎቶ ማስቀመጫ ትችላለህ እንደኔ ግን ፎቶ አልበም አለ የፎቶ ማስቀመጫ የራሱ የሆነ እና የተለያዩ በተለያዩ ጊዜያታት በተለያዩ ሰዓታት በተለያዩ ዓመተ ምህረት የተነሳኋቸው ከህጻንነት እስከወጣት ድረስ የተነሳኋቸው እዛ አሉ። እና አይጠፋም። የራሱ የሆነ ማስቀመጫ ስላለው ፎቶ አልበም ሚባል አለ እዛ አስቀምጣለሁ ማለት ነው እናም በፈለኩበት ሰዓት አያለሁ። በህፃንነቴ እንዴት ያልኩ ነበር በአሁን ላይ ምንድነው ያለኝ? አካሉ ግዝፈትን ታያለህ ያለውን ለውጥ ታያለህ ማለት ነው። እና አብዛኛውን ጊዜ እማስቀምጠው ፎቶዎች ተለየ ቦታ የራሱ የማስቀመጫ አለ እሚገዛ ነው። ፎቶ አልበም ወይም የፎቶ ማስቀመጫ የሚባል አለ። ወደ ሶስት መቶ ወደ አራት መቶ ሚገዛ ነው። እና እያንዳንዱን ፎቶ እምናስቀምጠው እዛ አካባቢ ነው። በፈለግንበት ሰዓት አውተን ልናይ ልንመለከት እንችላለን።

በስልክ አሁን እንግዲህ አንደኛው ዘመናዊነት እየመጣ ነው ማንም ሰው እንግዲህ በኪሱ ብር ይዚ የሚሄድ ሰው የለም። ድሮ አባቶቻችን በከረጢት በኬሻ በጆንያ ብር ነው ተሸክመው ይሄዱ የነበረው አሁን በቅርብ በእኛ ዘመን ለራሱ እኔ እንደማስታውሰው በቅርብ ጊዜ በዚች ሃያ አመታት ውስጥ ምንም በሞባይል ገንዘብ ማስተላለፍ አይቻልም ነበር። እና ይሄ ነገር አሁን ቅርብ ሞባይል ባንኪንግ የትኛውም ግዢ ፈጽም የትኛውንም ስራ ስትገዛ ስትሸጥ በቃ ሁሉም ነገር በስልክ መጨራረስ ትችላለህ። በቃ ያለው ገንዘብ ሙሉ ስልክ ጋር ነው። ስልክህን ብቻ ይዘህ ነው የምትንቀሳቀሰው በኪስህ የሆነ ብር ምናምን ማስቀመጥ አሁን የለም። አንደኛ ትሰረቃለህ ሁለተኛ ለተለያየ ላልት እቅድ ወጪዎች ወጪ ታወጣለህ ብዙ ነገር ጥፋት አለው። እና ሁሉም ነገር አሁን በሞባይል ሞባይል ባንኪንግ ነው። በሲስተም ነው። እየተካሄድ ያለው እና የትኛውም ግዢ ፈጽም ያለህን በቃ በጥሬ ብር ቆጥረህ ሳትሆን የምትሰጠው አንት ከሞባይልህ ካለው ከሂሳብህ ላይ ቀንሰህ ማስተላለፍ ማለት ነው። አሁን ማንም ሰው በተለይ ብዙ ብር በሚሆንበት ጊዜ በቃ አሪፍ ነው ብዬ ነው የማስበው። እና እየተጠቀምኩበት ነው በስልክ ገንዘብ እጣልፋለሁ ሞባይል ባንኪንግ በሚባለው ማለት ነው።

ያው በተቻለ እሽ ያው በተቻለኝ አቅም ቃልን መጠበቅ እጠብቃለሁ። እንደእኔ ምክንያቱም ቃል ማለት ቃል ኪዳን እንደማለት ቃል ኪዳን ማለት ደግሞ መታመን ማለት ነው። ለተነገረ ለገባህለት ሚስጥር ሊሆን ይችላል የተለያየ ሊሆን ይችላል እንደዛ መታመን አንተ ሚስጥሩ በያዘውና በተነገረው ሰው መካከል የሚቀር ማንም ሰው ሊሰማው የማይችል። በሁለት ሰዎች በእንግሊዝ ቃል ምትግባባው ከአንድ ሰው ሊሆን ይችላል ከሁለት ሰው ሊሆን ይችላል። እና በነዛም ሰዎች ብቻ ውስጥ ተወስኖ ሊቀር የሚችል ነገር ቃል ነው። ወይም እንደ ግሌ ሊሆን ይችላል ለምሳሌ የሆነ ቃል ገብቼ ይሂን ይሂን ለማድረግ ወስኛለሁ። የሆነ ሰው ደግሞ እንደዚህ እንደዚህ ለማድረግ ቃል ገብተናል የሆነ ነገር ለማስፈፀም። እና በቃል መሰረት ያንን ነገር ማድረግ ሊሆን ይችላል መፈጸም። ለምሳሌ ብንወስድ እኔ አሁን የሆነ ነገር አድርጌ ለምሳሌ በዚህ ወር እኔ ይሄን ያህል ሰርቼ እከፍልሃለሁ። የሆነ ብድር ትከፍ እንትን ወስጄ ከሆነ ገንዘብ ይሄን ሰርቼ እንደዚህ እከፍልሃለሁ በቃ በዝህ እመነኝ ችግር የለም። ይሃው ሊያምነኝ ይችላል ከዛ በወሩ ባልኩት ቀን መጨረሻ መክፈል ማለት ነው። ምስካር ማለት ስለዚህ እንደዚህ አደርጋለሁ። እኔ በተቻለ አቅም እንደዚህ ማድረግ እወዳለሁ ማሳለፍ አልወድም ከቃሌ በላይ ማለት ነው። እና ቃሌን እጠብቃለሁ ብዬ አስባለሁ እንደኔ።

ገንፎ ትበላለህ የሚለው በጣም ነው የምበላው ማለት ነው። እንደኛ አካባቢ በጣም እንግዲህ ቁርስ ላይ ብዙ ጊዜ የተለመደ ነው። ለሰውነት ገንቢ ነው። አንደኛውም ነገር በጣም ጠዋት ላይ አብዛኛውን ጊዜ ተለመደው ገንፎ የሚበላው እንደኛ ጠዋት ነው። ሲቀጥል ደግሞ እመጫት ሲወልዱ ጊዜም በቃ ጠዋት ተነስተው አጥሚትና አትሚት ገንፎ ይበላሉ። ማለት ሞቅ ምናምን ካለ እሱ ምክንያቱም ያው ለሰውነቷን ወደ ነበረው ለመመለስ ለማገገም ይጠግናል ተብሎ ይታሰባል። እንደውም በሰባተኛው ቀን እና አራስ በምትሆንበት ጊዜ በወለደች በ ሰባተኛው ቀን ማህበረሰቡ ጎረቤት ሙሉ ተጠርቶ በትልቅ ነገር ተሰርቶ ይበላል። እና በጣም ተወዳጅ ምግብ ነው እንደኛ አንደኛ ገንቢ ነው። ሁለተኛ ያን ያህል ለሆዳችን ለመፈጨት ያን ያህል ጊዜ አይወስድም ተስማሚ ነው። እና ብዙውን ጊዜ ቁርስ ላይ ምናምን ስለምመገበው በጣም አሪፍ ነው የሚመች። ቁርስ ነው እንደኔ በጣም አሪፍ ነው ብዬ ነው የምወስደው። ገንቢ ነው። በቃ እሱን ከበላህ አልቀት ሰውነትህም ያገግማል ቀጭን የነበረ ሰው በጣም ይወፍራል ማለት ነው። እና አሪፍ ነው

እሺ በእኔ አካቢ ያለው የገበያ ሁኔታ በጣም በጣም እንግዲህ በእኔ አካባቢ ያለው ብቻም ሳይሆን አትጠቀለ ስንታየው የገበያ ዋጋ በጣም ጨምሯል። የዋጋ ጭማር በጣም አለ እያንዳንዱ ነገር በየሳምንቱ ትጨምራለች። እና በጣም አስቸጋሪ ነው በጣም አሳሳቢ እየሆነ ነው ለመኖር ለራሱ በጣም እየከበደ ነው። እና ዋጋ የብር ዋጋው ዋጋውን አጥቷል። በቃ በኪስ ሞልተህ ሄደህ በእጅህም ያው ሞልተህ ሄደ። የምትገዛው ትንሽየ ነው። በቃ በጣም የዋጋ ንረት አለ። እና በጣም ንሯል የፈለከውን ነገር መግዛት አትችልም አሁን ጊዜ። የተወሰነች ነገርኮ ልትገዛ እንዳው ከሺህ በታች ከአንድ ሺህ ብር በታች ምንም የለም ምንም ምታገኘው ነገር የለም። እና በጣም የዋጋ ግዥበት በጣም ጨምሯል ከእኛ። እና ለመኖር በጣም አሳሳቢ እየሆነ ነው። ተለይ የመንግስት ሰራተኛ ምንም የለውም ገበሬ እኮ ከአንዱ ቢያጣ ከአንዱ ያገኛል የመንግስት ሰራተኛ በጣም የተጎዳ ነው ያለው። ሌላ አማራጭ የለውም የወር ደሞዟን ብቻ ነው ቆጥቦ የሚበላው ያቺ የወር ደሞዝ አስከምትመጣ ደግሞ በቃ ተበድሮ ምንም ምንም ብሎ ይበላል። እና አሳሳቢ ነው የኑሮ ውድነት እንደኛ በጣም ከባድ ነው ማለት ነው። እና በጣም እኛ አካባቢ ያለ ገበያ በጣም በጣም የዋጋ ግሽበት አለው

ይሄን አው የስራ መግባር ታከብራለህ ለሚለው ግድ ነው። አስራ ሁለት የስራ ስራ ስነምግባሮች አሉ። አስራ አንድ እሴቶች አሉ። እና እነዚህን በአንድ ሰው በስራ ቦታ በሚኖርበት ጊዜ መሆን አለበት ማክበር አለበት። ምክንያቱም የህዝብ ሀላፊነት ተሸክመህ እምትሰራበት ጊዜ እነዛ ነገሮች አላገባርክም ነገ ከስራ ትባረር ትችላለህ። የተለያዩም በደውሎች እንግለቶች ሊደርስ ይችላል ነው። ነገር ግን ህግና ስርዓትን አክብረህ የስራ ስነምግባርህን ምን ምን ሀላፊነት እንዳለብህ ግዴታ ምንድነው? መብትህ ምንድነው? እነዛን ነገሮች ጥንቅቅ አድርገህ በስልክ ካላአወቅክ። በቃ ያኔ ከባድ ነው ጫና ውስጥ ትወድቃለህ ማለት ነው። ማህበሩ ሰው ዘንድ ተቀባይነት አይኖርህም። ስና ስነ ምግባርን ካላገበርክ ደሞ አሁን ትንሽ ነው በስራ ላይ ለመቆየት በጣም አስቸጋሪነት ከባድ ሊሆን ይችልብሀል። እና ዋናው ነገር የስራ ስነ ምግባር ከሌለህ ምንም ያህል እውቀት ይኑርህ ስነምግባር ከሌለህ። ከንቱ ነህ ከማህበሩ ጋ ተግባቢ ካልሆንክ እውቀት ምን የፈለከውን አዋቂ አትሆንም። ተግባቦት ከሌለ ስነ ምግባር እማታከብር ከሆነ በቃ ማህበረሰቡ ዘንድ ተቀባይነት አይኖርም። እና እደ እኔ አከብራለሁ ብዬ አስባለሁ

ከጓደኞች ከደንበኞች ጋር ትሰራለህ ወይ የሚለው? ከደንበኞች ጋር እሰራለው። ደንበኛ ጋር ካልሰራህ ትርፋማነትህ ዜሮ ነው። ምንም አታተርፍም። ምክንያቱም የነሱን ፍላጎት ካላሟላህ እነሱ የሚፈልጉትን ነገር ካላመጣህ በቃ ያመጣኸው ነገር ተገዢ ማንም አይገዛህም ማለት ነው። እና ከደንበኛ ጋር መተሳሰብ ከደንበኛ ጋር። ግንኙነት እስካለ ግን በቃ አትራፊና ትልቅ ደረጃ ልትደርሳለህ ማለት ነው። ማንኛውም ደንበኛ ንጉስ ነው ይባላል። በቃ ደንበኛን ከተንከባከብከው። ሌላ ደንበኛ አንዱ ስትል በአንዱ በአንዱ በቃ ሰው ጋር ተግባቢ ከሆንክ በተለይ ሰው በቃ ምንም ባይጥመው ለራሱ ይገዛሃል። ያካስርሃል። እና ደንበኛ ጋር በደንብ መግባባት ያስፈልጋል ብዬ ነው ማምነው እንደ እኔ። ምንክንያቱም ያለ እነሱ ምንም አይነት እንቅስቃሴ ልታደርግ አትችልም። ያለ እነሱ ምንም አይነት እንቅስቃሴ የለም ማለት ነው። እያንዳንዱ ነገር እነሱን መሰረት ያላደረገ ከሆነ። ለምሳሌ የሆነ ነገር ልብስ። አምጥተን ያለነሱ ፍቃድ ምንም በማይፈልጉት ዲዛይን ሊሆን ይችላል። ብናስቀምጠው። ምንም ገዥነት ማንም አይገዛም ነገሩ ታሽጎ ይከርማል ማለት ነው። ስለዚህ የነሱን ፍላጎት አሟልተን የምናመጣ ከሆነ ግን አትራፊ እንሆናለን ብዬ አስባለሁ። ከደንበኛ ጋር እንሰራለን ማለት ነው

ጊዜን በተጠቀምኩት ጊዜ እንግዲህ በደንብ ታስደራሪዋለህ የሚለው አሁን የራሱ እቅድ አውጥቼ ምን ምን መስራት እንዳለብኝ በሳምንታት ውስጥ በጧት ከስንት እስከ ስንት ሰዓት ይሄን ማከናወን አለብኝ። እያንዳንዱ ነገር ይሄ በሰአት የተገደበ ስለሆነ ያው ገደባለው ያን አብዛኛው ዝም ብሎ የሚባክን ጊዜ የለም ብዬ ነው የማስበው። እንደኔ እያንዳንዷ ነገር የራሱ አለች እቅድ ስላለው በእቅድ ነው የምንቀሳቀሰው። ይሄ ደግሞ ነገሮችን በቀላሉ ያለ ማስተጓጎል አንዳከናውን ያደርገኛል። ፕሮግራም እያንዳንዱ እቅድ በ እቅድ የሚመራ ከሆነ በቃ ውጤታማ ትሆናለህ። አትራፊ ትሆናለህ። ምንም የምትባክን ጊዜ የለም እያንዳንዷን ሰዓት በአግባቡ እጠቀማለህ ብዬ አስባለሁ። እና አሪፍ ነው። በደንብ እያንዳንዱን ነገር በእቅድ እጠቀማለሁ። ምንም ዝም ብሎ ለ ለሆነ ነገር የሚባክን ጊዜ የለኝም ብዬ ነው የማስበው። እንደኔ በቃ ጊዜዬን በደንብ አስተዳዳራለሁ።

ብስክሌት አዎ እጋልባለሁ እነዳለሁ። ምክንያቱም ከስራ ቦታዬ ወደ ቤቴ ለመሄድ ከቤት ወደ ስራ ቦታ ለመሄድ በቃ በጣም ታግዛለች። አንደኛ ምስክሌት በጣም አሪፍ ነው የአካባቢ የአየር ንብረትን አይበክልም ፈጣን ነው። ሲቀጥል ደግሞ ጠዋት ጠዋት የምታሽከረክራት ከሆነ የእግር ጡንቻን ታዳብራለች ስፖርት በለው። እና በዛን አካባቢ የተለያዩ ብዙ አይነት ጥቅሞችን ይጠቅማል ጊዜም ጊዜን በአግባቡ እንድትጠቀም ያደርጋል። ሁለተኛ የአካል ብቃት እንቅስቃሴን ያጠነክራል። እነዚህ የጉልበት ጡንቻዎች የእግር ጡንቻዎች እንዲዳብሩ ያደርጋል። ብዙ ጠቀሜታ አለው። እንደንድ ደግሞ ገበያ ላይ ሄደህ ሸቀጣሸቀጦችን ጭነህ የምትመጣበት ነው። የራሱ ማስቀመጫ አለሁ። እና በጣም በጣም አሪፍ ነው። ፈጣን ስራን ለመቀላጠፍ አንድ አንድ ነገሮችን በጣም አሪፍ ነው የምወስደው። ነዳጅ የለውም ምን የለውም አካባቢ አይበክልም እና በዚህ ምክንያት በጣም አሪፍ ነው። ብስክሌት መጋለብ እወዳለሁ እንደኔ ማለት ነው

እሺ ሽማግሌዎች እንዴት ታከብራለህ ለሚለው በተለያየ መንገድ ልታከብር ትችለለህ። ልብሳቸውን በማጠብ ሊሆን ይችላል። የተሸከሙትን ሸክም በማገዝ ሊሆን ይችላል። ጉዞ ላይ በምትሄዱበት ጊዜ። ወንበር ለነሱ በመልቀቅ ሊሆን ይችላል። የተለያዩ ነገሮች እርሻቸውን በማረስ ሊሆን ይችላል። የተለያዩ ነገር በማድረግ ብቻ በእነሱ አቅም ሊሰራም የሚከብዳቸውን አንተ የሚቀልህን ታደርጋለህ ማለት ነው። አብዛኛው ሽማግሌዎች እንግዲህ ስራቸው በራሳቸው ሰርተው እንትን የማይል ናቸው። እድሜያቸው የገፋ ነው። ብዙም ጊዜ ስው ርዳት የሚጠይቁ ናቸው። ደግሞ በቃ በተቸላ አቅም እረዳለሁ ባለኝ ማለት ነው። በሀሳብ ለራሱ ማወያየት በገንዘብ መደገፍ ልብስ ማጠብ ቤተክርስትያን በመውሰድ የተለያዪ ምርቃት ታገኛለህ። በጣም አረብ ነው እነዚህ እነዚህ መንገዶችን በዚህ መንገድ አከብራለሁ ማለት ነው።

ግጭቶችን ማስተካከል ትችላለህ? ወይ ግን የስ ግጭት ከራሴ ጋር ግጭት ብዙ አይነት ግጭት አለ ግን ከራስህ ጋር ትጋጭ ትችላለህ። ከማህበሩ ስህተት ትጋጭ ትችላለህ። ትላለህ ከተለያዩ ነገሮች ትጋጭ ትችላለህ እና ከራሴ ጋር በምጋጭበት ጊዜ። ራሴን ቁጭ ብዬ አስባለሁ እኔ ማን ነኝ? ምንድነው ይሄ ነገር ምንድነው ወደፊያ ሊሆን የሚችለው? እንደዚህ ከሆነ በቀጣይነት ራሴን እንጎዳለሁ ብዬ የተፈጠረውን እንዳልተፈጠረ በመተው በመርሳት። ከማህበረሰቡ ጋር ግጭት በሚነሳበት ጊዜ ደግሞ ነገሮችን በሁለቱ ግጭት የፈጠሩትን እንትኖች ሰብስቤ በአንድ ቦታ ላይ አድርጌ ማማከር። ምንድነው ችግሩ ብለህ ማወያየት? ምንድነው? ይሄ ክፍተት አለ። ለምን ይሄ መጋጨት ያስፈልጋል? እና ሰዎችን ወደ ማስታረቅ መሄድ ማለት ነው። አና ግጭቶችን ማስተካከል አሪፍ ነው ለእኔ ደስ ይለኛል። የተጣሉ ማስታረቅ የተኮረፉትን እንዲነጋገሩ የማይነጋገሩት እንዲነጋገሩ ማድረግ። በቃ ግጭቶች በሚስተካከሉበት ጊዜ ጥሩ የሆነ ግንኙነት እንዲኖረን ያደርጋል። ብዬ ስለማስብ በቃ ያለፈን ግጭቶች በተቻለኝ አቅም ለመፍታት እሞክራለሁ።

እሺ በብእር ወይስ በእርሳስ ትጽፋለህ የሚለው እኔ አብዛኛው በብእር ነው የምጽፈው። እርሳስ አብዛኛውን ጊዜ ለፈተና ቀን። ለምሳሌ ለመውጨ ፈተና የአስራ ሁለተኛ ክፍል አሁን ፈተና የሚፈተኑት በእርሳስ ነው። ምክንያቱም ፈተና ላይ ብትሳሳት የራሱ ማጥፊያ አለው አጥፍተህ መልስ እንደአዲስ ማስገባት ስለምችል። ግን አንዴን ከጻፈ ጻፈ ነው። ስር ልልዝ ድልዝ ይኖራል። እና አብዛኛውን እርሳስ የምንጠቀመው ምንድነው? ፈተና ላይ ነው። ፈተና ላይ ለምሳሌ አገር አቀፍ ፈተና በሚሆንበት ጊዜ እርሳስ ነው የሚመከረው እስኪቢርቶ አይፈቀድም። እና አንድ ነገር ብትሳሳት አጥፍተህ እንደ አዲስ ማክበብ ማጥቆር ትችላለህ። እስኪብርቶ ግን አንዴ ከጻፈ ማጥፋት ስለማትችል ለፈተና አይሆንም ማለት ነው። እና የለት ተለት ጽሁፍን የተለያዩ ማስታወሻዎች ምናምን ለመያዝ ግን የምጠቀመው ምንድነው? ብእር ነው። ምክንያቱም ለብዙ ቀን ስለሚያገለግሉ ያ ማስታወሻ ማለት ነገም ነገም ወዲያም ልጠቀምበት ስለሚችል አመታት ለሁለት ለሶስት አመታት ልጠቀም ትሰለምችል። ምንድን ነው ብእር እጠቀማለሁ ማለት ነው። ካልሆነግን ለፈተና ብቻ አገርአቀፍ ፈተና ለምሳሌ የሚፈቀደው እርሳስ ነው።